የመንገድህን ስም ታውቃለህ ብለህ ለጠይከኝ ብዙን የመንገዱን ስም በማለት ከዚህ እስከዚህ ላይ ቦታ እሄዳለሁ በማለት ይታወቃል ኢሄን ያህል የስሙን የመንገዱን ስም ግን አላውቅም መሄድ ያለብኝን ግን ቤት መሄድ እንዳለብኝ